በእንጨት እሳት በጣም ነው የማበስለው። በእንጨት እንጀራ ጋግሬ አውቃለሁ። በእንጨት ድፉ ዳቦ ደፍቼ አውቃለሁ። በእንጨት ወጥ ሰርቼ አውቃለሁ። በእንጨት ቡና አፍልቼ አውቃለሁ። ሁሉንም ነገር በእንጨት የምግብ አይነቶችን ሁሉንም ነገር በእንጨት ሰርቼ አውቃለሁ። ምክንያቱም የገጠር ልጅ ስለሆንኩ ማለት ነው።

መክሰስ ላይ ብዙ ጊዜ እንቁላል ብበላ ደስ ይለኛል። እንቁላል በዳቦ ወይ ደግሞ ስጋ ነገር። ነገር ግን እኔ መክሰስ ብዙም ተጠቃሚም አይደለሁም። ምሳ ሰዓት ምሳ እበላለው፤ ከዛ በኋላ እራት ነው የምበላው። ያው ምሳ ሳልበላ አንዳንዴ መክሰስም ሊደርስ ይችላል እንደ ሰዓቱ ነው፤ ስለዚህ ችግር የለብኝም።